ልደትህን እንዴት ታከብራለህ? እኔ ልደቴን የማከርበው ደስ በሚል ሁኔታ ነው እናም ልደቴን የማከብረው ጓደኞቼና ቤተሰቦቼ ጋር በተሰበሰብንበት ነው ደስ በሚል ሁኔታ ልደቴን አከብረዋለሁ። ማለትም ኬክ አስደፋለሁ እንዲሁም ዳቦ ቤት ውስጥ አስጋግራለሁ። ከዚህም በተጨማሪ የተለያዩ ዝግጅቶች ይኖራሉ ሚሪንዳ ይኖራል እንዲሁም የተለያዩ መጠጦች ፋንዲሻዎች ዳቦ ቆሎ ቆሎ የተለያዩ ነገሮች ይኖራሉ። ከዚህም በተጨማሪ ጎረቤቶቼን ጓደኞቼን ሙሉውን ጠራና አንድ ላይ ተሰብስበን ልደቴን ደስ በሚል ሁኔታ እናከብራለን። እንዲሁም አንድ ላይ ፎቶ እንነሳለን።

በቤቴ ልዩ የሆነ መቀመጫ አለ? አዎ በቤቴ ውስጥ ልዩ የሆነ መቀመጫ አለኝ። የራሴ በአብዛኛው ጊዜ የምቀመጥበት የየራሴ መቀመጫ አለኝ። ማለትም የየቤተሰቡ አባል በሙሉ የእናቴ፥ የአባቴ፥ የእህቶቼ የየራሳቸው የሆነ የየራሳችን የግላችን መቀመጫ አለን። እናም ሁሉም ሰው የሚቀመጠው በየግል መቀመጫው ነው ማለት ነው። ይህም አብዛኛውን ጊዜ ሌላ ሰው ማለት ሁሉም ሰው የራሱን መቀመጫ ስለሚያቅ አንዱ ከሌላው ሰው አይቀመጥም ማለት ነው። እናም ሁሌ ከራሴ መቀመጫ ላይ ነው እኔ የምቀመጠው።

በመታጠቢያ ቤት ውስጥ ትዘምራለህ? አዎ በመታጠቢያ ውስጥ ቤት ውስጥ እዘምራለሁ ሻወር እየወሰድኩ ምናምን መዘመር ያስደስተኛል ይህን ማድረግ በጣም ጥሩ ነው ብዬ አስባለሁ አንደኛ ያው ሻወር እየወሰድኩ መዝሙር እከፍታለሁ እንዲሁም መዝሙር ከከፈትኩ በኋላ መዝሙሩ ጋር አብሬ እየዘመርኩ ሻወር እወስዳለሁ እንዲሁም የተለያየ ሽንት ቤት ምናምን ራሱ ተቀምጬ እየተጠቀምኩ መዝሙር መስማት ያስደስተኛል

ምን አይነት የሙቀት መጠን ትመርጣለህ? እኔ በጣም ከፍተኛ ሙቀት አልመርጥም። ማለትም ቀዝቀዝ ያለ ሙቀት በጣም ከፍተኛ ሙቀት የሌለበት ቀዝቀዝ ቀዝቀዝ ያለ አየር ከፍተኛ ሙቀት የሌለበትን እመርጣለሁ። ይሄ የምወድበት ምክንያት ከፍተኛ ሙቀት በጣም ከባድ ነው ብዬ ስለማስብና ጤናዬም የሚስማማኝ ቀዝቃዝ ያለ የአየር ንብረት ስለሆነ ነው። እናም ይሄ የምመርጥበት ምክንያት አንደኛ የተለያዩ ቦታዎች ለመሄድ በጣም ሞቃት በሚሆንበት ጊዜ በጣም ስለሚከብድና ከፍተኛ ፀሀይ ስለሚኖርና እና ሙቀቱ በጣም ራሴን ሲመታኝ ስለሚያመኝና እንደዚህም በተጨማሪ ስራዬን በስርዓት መስራት ስለማልችል በዛ የተነሳ ቀዝቃዝ ያለ በጣም ሙቀት የሌለበት የአየር ሁኔታ ይስማማኛል።

ጠዋት በስራ ምን ታደርጋለህ? እኔ ጠዋት በስራ ሰዓት የማደርገው ነገር ቢኖር አንደኛ በጠዋት ከእንቅልፌ እነሳና ከተነሳው በኋላ ፊቴን ከታጠብኩ በኋላ የተለያዩ ቤት ውስጥ የሚሰሩ ስራዎችን እሰራለሁ። ማለትም ቤት አጸዳለሁ አልጋ አነጥፋለሁ እቃ አጥባለሁ እንዲሁም የተለያዩ ስራዎችን እሰራለሁ። ከዚህም በተጨማሪ ያንን ከሰራሁ በኋላ ቁርሴን አዘጋጅቼ እመገብና ወደ ስራ ወደ ስራ ቦታየ እሄድና ስራዬን በስትክክል እሰራለሁ። ማንኛውንም እኔ አሁን የጊቢ መምህር ነኝ እናም በጠዋት ተነስቼ እሄድና ወደ ጊቢ ተማሪዎችን አስተምራለሁ በጥሩ ሁኔታ። ተማሪዎች በስርዓት ጥሩ እውቀትን እንዲያገኙና። እየተመጣጠነ እውቀት አግኝተው ጥሩ ደረጃ ላይ እንዲደርሱ እነሱን በደንብ አስተምራችኋለሁ። እንዲሁም መስራት ያለብኝን ስራ በሙሉ በአግባቡ እሰራለሁ።

የጎረቤትህን ድምጽ ትሰማለህ? አወእኔ በተለያየ ጊዜ የጎረቤት ድምጽ ይሰማናል ምክንያቱም ጎረቤት ቤታችን የተያዘ በመሆኑም የተነሳ ጎረቤቶቻችን የተለያዩ ንግግሮችን በሚናገሩበት ጊዜ የተለያዩ ድምፆችን እንሰማለን እናም ያንን ድምጽ የሰማነውን ድምጽ አሁን ለምሳሌ ጎረቤቶቻችን ግዴታ የሆነ እኛን መጥራት ሲፈልጉ ራሱ ቡና ቤታችን ድረስ መምጣት አይጠበቅባቸውም። ድምፃቸውን ከፍ አድርገው ቤታቸው ሆነው ሲጠሩን ያው ድምፁ ስለሚሰማ ቤታችን የተያዘ በመሆኑም የተነሳ ድምፃቸው ይሰማናል።

በአደባባይ መናገር ትችላለህ? እኔ አብዛኛውን ጊዜ በአደባባይ አልናገርም ማለትም በአደባባይ መናገር በጣም ያስፈራኛል። አንደኛ በአደባባይ በምናገርበት ጊዜ ብዙ ሰዎች ሊኖሩና እነዛ ሰዎች በጣም ስለሚያስፈራኝና ሰዎች ምን ይሉኛል ብዬ ስለማስብ አብዛኛውን ጊዜ በአደባባይ አልናገርም። በአደባባይ የሚናገሩ አብዛኞቹ ሰዎች ደግሞ እድሜያቸው ከፍተኛውንና ትልቅ ስልጣን ያላቸው ሰዎች ናቸው ብዬ ስለማስብ እኔ አብዛኛውን ጊዜ በአደባባይ አልናገርም።

ዜናውን ከየት ታገኛለህ? እኔ ይህንን ዜና የማገኘው ሁሌ ተአምራት በሚሰጣቸው ቪዲዮዎች እና ሪከርዶችን እየሰማሁ ስለ ስራው አዳዲስ ዜናውን ዜናውን ወይንም መረጃ አገኛለሁ ማለት ነው አሁን ስለ ሳይለንስ ስለ ሳይለንሲውም የተለያዩ መረጃዎችን በቴሌግራም ታምራት እየለቀቀ ነው ያለው እናም እነዛን ቪዲዮዎችን እና ሪከርዶችን በመስማት ስለ ስራው አዳዲስ ነገር ሲኖር እሰማለሁ ማለት ነው እና ስራውን ያገኘሁትም በዚህ ነው ዜናውንም የሰማሁት ከታምራት ከሚለቃቸው ቪዲዮዎች ውስጥ ነው።

በምን? ትመገባለህ እኔ አብዛኛውን ጊዜ የምመገበው በሳህን ነው በሳህን መመገብ ያስደስተኛል። ማለትም ቤት ውስጥ ቤት ውስጥ ምግብ የምንመገበው የየራሳችን ሳህን አለን። እናም በቁርጥ ነው የየራሳችን የብቻ የብቻ ስለምንበላ በቁርጥ ለሁላችንም የየራሳችንን ሳህን ይዘን እንመገባለን ማለት ነው። እና የምንመገበው በሳህን ነው ሳህን የየራሳችን የሆነ የራሳችን ሳህን አለን። በዛ ሁላችንም የቤተሰቡ አባላት እንመገባለን ማለት ነው። እናም ያንን ሳህን ከተመገብን በኋላ ሁላችንም ማለት እንሰበስበውና ሳህኑን አንድ ላይ ተዘብዝቦ ቁርስ ወይንም ምሳ ወይንም እራት ከበላን በኋላ ያ ሳህን ይታጠብና ይደርቃል ማለት ነው። ከዛም በኋላ ያንን ካደረግን በኋላም ለቀጣይ ምግብ ለመመገቢያነት እንዲያገለግል እንዲደርቅ ፀሀይ ላይ ይሰጣልና ከዛ ከደረቀ በኋላ ድጋሚ እንመገብበታለን ማለት ነው። እናም አብዛኛውን ጊዜ የየራሳችን ሳህን አለን እና በዛ ነው የምንመገበው

የምትመኘው የእረፍት ጊዜ ምንድነው? እኔ የምመኘው የእረፍት ጊዜ የምመኘበት የምመኘው የእረፍት ጊዜ ክረምት ነው ክረምት ማረፍ ያስደስተኛል ማለትም እኔ አሁን የዩኒቨርሲቲ አራት አመት ተማሪ ነኝ እናም ክረምቱን ሁሌ ቤተሰቦቼ ጋር ማሳለፍ እና ትምህርት ስለሚዘጋ ቤተሰቦቼ ጋር ሄጄ የተለያዩ የእረፍት ጊዜያችን ማሳለፍ ያስደስተኛል እናም አብዛኛውን ጊዜም ይሄን አደርጋለሁ ማለት ነው ክረምት ወደ ቤተሰቦቼ እመጣና ቤተሰቦቼ ጋር ደስ የሚል ዝግጅት አዘጋጅተን እና እና ደስ በሚል ሁኔታ እረፍት ጊዜዬን አሳልፋለሁ። ቤተሰቦቼን የተለያዩ ስራዎችን አግዛለሁ፤ እናቴን ብዙ ስራዎች አግዛታለሁ፤ የቤት ስራዎች ቤት አጸዳለሁ፣ አልጋ እነጥፋለሁ እቃ አጥባለሁ፣ ወጥ እሰራለሁ፣ እንዲሁም እንጀራ አጋግራለሁ እንዲሁም ልብስ አጥባለሁ እንደዚህ እንደዚህ አይነቶች ነገሮችን አግዛታለሁ ከዚህም በተጨማሪ ቤት ውስጥ ቡና ቆልጬ ወግጬ ቡና አፈላለሁ እንዲህ እያደረኩ እናቴንም አባቴንም ቤት ውስጥ ያሉትን ስራዎች እየሰራሁ አግዛለሁ።

ኢሜል ትጠቀማለህ አዎ ኢሜል እጠቀማለሁ አብዛኛውን ጊዜ የተለያዩ ስራዎች የኦንላይን ስራዎችን ስሰራ ኢሜሌን እየተጠቀምኩ ነው የምሰራው አሁን ለምሳሌ እኔ ማለት ጂሜል ፋርሚንግ ስትሰራ ኢሜል በመጠቀም ነው የምሰራው ማለትም የሌሎችን ማስከፈት ማለት ነው በቴሌግራም ኢሜል ምናምን እንዲገባላቸው አደርግና ያንን አስከፍታለሁ እና የተለያዩ ስራዎችን በምሰራበት ጊዜ ኢሜል እጠቀማለሁ።

ማሸለፍ ትችላለህ? አዎ እኔ ማሸነፍ የተለያየ እችላለሁ የተለያዩ ፕሮግ ማለት የተለያዩ ውድድሮችን እየተወዳደርኩ ማሸነፍ ያስደስተኛል ማለትም የተለያዩ ብዙ አይነት ውድድሮች አሉ ማለትም አሁን የሆነ ነገር ተወዳድረን ለማሸነፍ አንደኛ እንዴት ማሸነፍ እንዳለብን እና ራሴ እንዴት ብቁ አድርጌ ወደዛ ውድድር መግባት እንዳለብኝ አስባለሁ ከዚህም በተጨማሪ የተቀናቃኝ ግሩፔ ምንድነው ጠንካራ ጎኑ ምንድነው ደካማ ጎኑ ብዬ አስብና ያንን ከመመረመርኩ በኋላ ያንን ለማለት ያንን ለማሸነፍ ውድድሩን እሞክራለሁኝ።

በልጅነቴ የምትዘክረው ነገር አለ? አዎ በልጅነቴ የተለያዩ ነገሮችን እዘክር ነበር ማለትም የተቸገሩ ሰዎችን መዘከር ያስደስተኛል ማለት የተቸገሩ ሰዎች ማለትም አቅመድ አካሞች ማለት የራሳቸውን ራሳቸውን መቻል የማይችሉና የተለያዩ አካል ጉዳተኞችን መርዳት ያስደስተኝ ነበር። አሁን ለምሳሌ በሰፈራችን አቅመ ደካሞችን እና ሽማግሌዎችን የተለያየ ቤታቸው በመሄድ የተለያዩ ስራዎችን አግዛቸው ነበር በልጅነቴ ማለትም የተቸገሩ ሰዎችን ቤታቸውን አጸዳላቸዋለሁ የተለያዩ እቃዎችን እየገዛሁ እመጣላቸዋለሁ እንደውም የሚፈልጉትን የተለያዩ ስራዎችን አግዛቸዋለሁ ማለት ነው። ከዚህም በተጨማሪ በጎ አድራጎት ላይ በልጅነቴ መስራት ያስደስተኝ ነበር። የተለያዩ በጎ አድራጎቶችን እሰራ ነበር። ለምሳሌ ደም ደም ማስለገስ በጣም ያስደስተኛል ማለትም ደም በማስለገስ የሰዎችን ህይወት ማትረፍ ደስ ስለሚለኝ ሰዎች ደም እንዲለግሱና የሰውን የሰውን ህይወት እንዲያተርፉ አደርግ ነበር።

ስነ ጥበብ ትወዳለህ? አዎ ስነ ጥበብ በጣም ነው የምወደው ስነ ጥበብ የተለያዩ አይነት ስነ ጥበቦች አሉ። ማለትም ስነ ጥበብ ማለት የተለያዩ ጥበባትን በተለያዩ መንገድ መግለጽ ነው። እናም ስነ ጥበብአትን ማየት መመልከት በጣም ያስደስተኛል፤ አብዛኛውን ጊዜም ጓደኞቼ ጋር በመሆን የስነ ጥበብ ማለት ስነ ጥበብ ያለባቸው ቦታዎች በመሄድ ያንን መጎብኘት ያስደስተኛል። ጥበብ የጥበብ አድናቂ በመሆኔም የተነሳ። የተለያዩ ጥበባትን መመልከትና ማድነቅ ያስደስተኛል

የቀን መቁጠሪያ ትጠቀማለህ? አዎ እኔ የቀን መቁጠሪያ እጠቀማለሁ የተለያዩ የቀን መቁጠሪያዎችን እጠቀማለሁ ማለትም የቀን መቁጠሪያ አንደኛ ቀናትን እንዳረሳና መቼ ቀን ምን እንዳለ ለማወቅ የቀን መቁጠሪያ እጠቀማለሁ እናም ቤቴ ውስጥ የቀን መቁጠሪያ እሰቅልና መቼ ዛሬ መቼ እንደሆነና በዓላት ያሉበትን ቀናት አከባቸዋለሁ አብዛኛውን ጊዜም የጓደኞቼን ልደት እንዳረሳ ሁሌም የቀን መቁጠሪያው ላይ የእያንዳንዳችሁ ጓደኞቼን ስም በመጻፍ ቀናቸውን የልደት ቀናቸውን እንዳረሳ አከባለሁ ማለት ነው እንደዛ በማድረግ የቀን መቁጠሪያ የተለያዩ ቀናትን እንዳረሳ ስለሚያደርገኝ የቀን መቁጠሪያ አብዛኛውን ጊዜ እጠቀማለሁ እናም የቀን መቁጠሪያ መጠቀም በጣም አስፈላጊ ነው ብዬ ነው የማስበው ሰዎች የተለያዩ ቀናትን እንዳይረሱ የቀን መቁጠሪያ ቢጠቀሙና የቀኖችን ላለመርሳት ለማስታወስ ስለሚረዳ የቀን መቁጠሪያ መጠቀም ጥሩ ነው፤

ጫጫታ ታገኝበት ትችላለህ አብዛኛውን ጊዜ ጫጫታ ባለበት ቦታ መገኘት አያስደስተኝም ማለትም ጫጫታ ባለበት ቦታ አልገኝም ማለት ነው። ምክንያቱም ጫጫታ በሚኖርበት ቦታም ማልገኝበት ምክንያት አንደኛ ጫጫታ በጣም በሚበዛበት ጊዜና ጫጫታ ባለበት ቦታ ስራዬን መስራት ስለማልችልና ሀሳቤን ለመሰብሰብ በጣም ስለሚምቸገር ጫጫታ ያለበት ቦታ አብዛኛውን ጊዜ መሆን አያስደስተኝም። እናም ጫጫታ የበዛበት ቦታ ሆኜ ትኩረቴን ለመሰብሰብ በጣም እቸገራለሁ ማለት ነው። ከዚህም በተጨማሪ ደግሞ ጫጫታ ያለበት ቦታ። በምሆንበት ጊዜ በጣም ጫጫታው ራሴን ስለሚያመኝና ከዚህም በተጨማሪ በጣም ራሴን ስለሚያመኝ ጫጫታ በሚበዛበት ቦታ አልገኝም ማለት ነው። ለራሴም ጥሩ ነው ብዬ ስለማላስብ ለተለያዩ በሽታዎች ያጋልጠኛል። ለራሴም በጣም ከፍተኛ ህመም ስለሚያጋልጠኝ ጫጫታ ባለበት ቦታ አልገኝም።

ዜና በመስመር ላይ ታነባለህ? አይ እኔ ዜና በመስመር ላይ አላነብም በመስመር ላይ ዜና ማንበብ አያስደስተኝም። አብዛኛውን ጊዜ ዜና የማየውና የማነበው ቤቴ ውስጥ ሆኜ ነው። እናም በመስመር ላይ ዜና ማንበብ አንደኛ ትኩረቴን ትኩረቴን ለመሰብሰብ ስለሚያስቸግረኝና ማለትም በደንብ ዜናውን አትኮሬ ለመስማት ስለማያችለኝ። በመስመር ላይ ዜና አልሰማም አብዛኛውን ጊዜም ዜና የምሰማው ቤቴ ውስጥ ሆኜ ነው።

ስትታመም ከስራ ትቆያለህ አይ እኔ በምታመምበት ጊዜ ወደ ቤቴ መጥቼ እረፍት ነው እንጂ የማደርገው። ከስራ ቦታ አልቆይም ማለትም ከስራ ቦታ መቆየቴ ትክክል ነው ብዬ አላሰብም። ምክንያቱም ከስራ ቦታ ከቆየሁ እያመመኝ አንደኛ ስራውን በትክክል መስራት አል ስለማልችልና ስራውን በ ስራው ስራ ወጥ በጥሩ ሁኔታ ላልሰራ ስለምችልና ስራውን ላበላሸው ስለምችል አብዛኛውን ጊዜ። ከስራ ቦታ አልቆይም በምታመምበት ጊዜ ወደ ቤቴ እመጣና ቤቴ ላይ እረፍት አደርጋለሁ። ወይንም ማለት የህመም ማስታገሻ ቤት ውስጥ ካለ የህመም ማስታገሻ ቤት ውስጥ እወስዳለሁ ማለት ነው። ወደ ቤት መጥቼ ያለበለዛ ደግሞ ከፍተኛ ህመም ከሆነ ከቤት ውስጥ ከመቆየት ይልቅ ወደ ሆስፒታል ሄጄ ህክምና አደርግና ማለትም የተሻለ መድሃኒት እንዲሰጡኝና ቶሎ አገግሜ ወደ ስራዬ ለመመለስ። የተለያዩ ነገሮችን አደርጋለሁ።

መዝገቦችን ታስቀምጣለህ? አዎ የተለያዩ መዝገቦችን አስቀምጣለሁ ማለትም መዝገቦች በጣም አስፈላጊ ናቸው እያንዳንዱ እያንዳንዱን ማለት መዝገቦች በየእያንዳንዱ መዝገብ የተለያየ መረጃዎችን መዝገብ ላይ ነው የማስቀምጠው ማለትም እያንዳንዱ መዝገቦች መጥፋት የለባቸውም በስርዓት ነው ማስቀመጣቸው ምክንያቱም የእያንዳንዱ ሰው ሰነዶች መረጃዎች የሚኖሩት መዝገብ ውስጥ ነው እናም እነዛን መዝገቦች ማለት ነው ምክንያቱም አንዱ መዝገብ ከጠፋ ብዙ መረጃ ሊጠፋና ችግር ውስጥ ሊከተኝ ስለሚችል እያንዳንዱን ነገሮች መረጃዎችን በመዝገብ አስቀምጣለሁ እናም ሰዎችም ሌሎች ሰዎችም መዝገቦችን በስርዓት እንዲይዙና በስርዓት ቢያስቀምጡ ጥሩ ነው ብዬ ነው የማስበው ምክንያቱም መረጃዎች ብዙ አይነት መረጃዎች አሉ እናም እነዛ መረጃዎችን ከጠፉ ደግሞ ችግር ውስጥ ይከተናል እንዳልኳችሁ እናም መረጃዎችን አብዛኛውን ጊዜ እንዳይጠፉ በስርዓት ማስቀመጥ በመዝገብ አስፈላጊ ነው

በእጅ መጻፍ ትወዳለህ? አዎ አብዛኛውን ጊዜ በእጄ መጻፍ እወዳለሁ እናም በእጄ እጽፋለሁ ማለት ነው። በእጄ የምጽፍበት ምክንያት ደግሞ የተለያዩ ምክንያቶች አሉ። አንደኛ ክላስ ውስጥ አሁን በምማርበት ጊዜ በእጆቸ እጽፋለሁ ማለት ነው አንደኛ የሰማኋቸውን ነገሮች እንዳረሳና ትምህርቱ በደንብ እንዲገባኝና ያን ነገር ለመረዳት እንዲያስችለኝ ስል ክፍል ውስጥ በምማርበት ጊዜ በእጄ እጽፋለሁ። እንዲሁም በእጄ የምጽፍበት ሌላኛው መንገድ ደግሞ በኮምፒውተር ከማፃፍ ይልቅ በእጃችን በምንጽፍበት ጊዜ የእጅ ጽሁፌ ሊስተካከልና ጥሩ እንዲሆን ስለሚረዳኝ አብዛኛውን ጊዜ በእጆቼ እጽፋለሁ ማለት ነው። ከዚህም በተጨማሪ በእጅ መጽሐፍ ብዙ ጥቅሞች አሉት የእጁ ጽሁፋችን ይዳብራል። እናም ጽሁፋችን ውብ እንዲሆን ያደርገዋል አብዛኛውን ጊዜ እምንጽፍ እምንጽፍ በእጃችን በሚሆንበት ጊዜ እጃችን ይፍታታና ብዙ ማለት ጽሁፋችን በደንብ እንዲያምር ያደርግልናል።

ወደ ስራ አንወት ትሄዳለህ? አዎ ወደ ስራ አብዛኛውን ጊዜ እሄዳለሁ በተከታታይ የሄድኩ ነው ስራዬን የምሰራው ምክንያቱም ስራዬን በስራ ተከታተዬ የመስራቴ አስፈላጊ ነው ብዬ ነው የማስበው። ማለትም ወደ ስራ የምሄደው አብዛኛውን ጊዜ። ከሰኞ እስከ አርብ ሁሌም ስራ ቦታ እሄዳለሁ። አብዛኛውን ስራ የምንሰራው ከሰኞ እስከ አርብ ስለሆነ ቅዳሜና ሆድ እረፍት ነኝ ማለት ነው። እናም ከሰኞ እስከ አርብ ሁሌም ስራ መግባት ስላለብኝ አብዛኛውን ጊዜ ሁሉንም ቀናቶች እሄዳለሁ ማለት ነው። ወደ ስራ ከሄድኩ በኋላ። ስራዬን በትክክል እሰራለሁ ማለት ነው። እንዲሁም ስራዬን ሁሌ ከመሄዴ በተጨማሪም ሁሌ ወደ ስራ የምገባው ሰዓት አክብሬ ነው ሰዓት ሳይሸራረፍ መግባት ባለብኝ ሰዓት ቀድሜ እገባና ስራዬን በስትክክል እሰራለሁ። ይሄን ማድረጌም ብዙ ጠቀሜታ አለው። አንደኛው ስራው እንዳይስተጓጎልና ውጤታማ እንዲሆን ይረዳኛል። እናም ሁሉንም ቀናቶች በስርዓት እየገባሁ ስራዬን እሰራለሁ።

እድለኛ ነገር አለ አይ እኔ እድለኛ ነኝ ብዬ አላስብም። ምክንያቱም የተለያዩ ነገሮችን እሞክራለሁ ለምሳሌ ሎተሪ አብዛኛውን ጊዜ እቆርጣለሁ ግን ሎተሪ አይደርሰኝም እናም የተለያዩ እጣዎች ምናምን በሚወጣበት ጊዜም አብዛኛውን ጊዜ እድል ስለ ስለማይቀናኝና ስለማላገኝ እድለኛ ነኝ ብዬ አላስብም። በዚህ ምክንያት አሁን አሁን ጊዜ ማለት ብዙ ጊዜ ሎተሪ ቆርጬ ስለማይደርሰኝ አብዛኛውን ጊዜ ሎተሪ አሁን መቁረጥ ትቻለሁ ምክንያቱም ኪሳራ ነው ብዬ ነው የማስበው። ዝም ብዬ የማይደርሰኝን ነገር ሁሌ እቆርጥና ግን ሎተሪው አይደርሰኝም ማለት ነው። በዛ ምክንያት አሁን ሎተሪ መቁረጥ እችላለሁ። እንዲሁም የተለያዩ እጣኦችን ውድድሮች ምናምን ስራ ላይ ራሱ ውድድር በምንወዳደርበት ጊዜ ስወዳደር ማለትም በጣም ምናምን ከሆነ ውድድሩ ስለማይደርሰኝና ማለት ሌሎች ሰዎች ሲደርሳቸው እኔን ሳይደርሰኝ ስለሚቀር አሁንም እንዲሁ የስራ ላይ በውድድር ምናምን ከሆነ ማለት በጣም ምናምን በሚሆንበት ጊዜ እድለኛ አይደለሁም ብዬ ስለማስብ አልወዳደርም

በፍጥነት መተየብ ትችላለህ? አዎ እኔ በፍጥነት መተየብ እችላለሁ አብዛኛውን ጊዜም በፍጥነት እናገራለሁ ማለት ነው ምክንያቱም በፍጥነት የምናገረው አንደኛ የሆነ ነገር በፍጥነት ያ ስራ እንዲሰራና እንዲደረግልኝ ስፈልግ በፍጥነት እናገራለሁ ማለት ነው ያን ነገር በፍጥነት የተናገርኩት ነገር ሰዎች ቶሎ ይረዱትና ያንን ነገር እንዲፈጽሙልኝ ወይንም እንዲያደርጉልኝ ስለምፈልግ ያንን ነገር በፍጥነት መናገር በጣም ያስደስተኛል አብዛኛውን ጊዜም በፍጥነት እናገራለሁ ማለት ነው እንዲሁም በፍጥነት የምናገረው ደግሞ አንዳንዴ እኔ የሆነ ያሰብኳቸው ነገሮች እንዳይጠፉኝና ቶሎ መረጃ ምናምን ለሌሎች ሰዎች ለማስተላለፍ ስፈልግ በፍጥነት እናገራለሁ በፍጥነት በምናገርበት ጊዜ ያው ሀሳቡ ሳይጠፋኝ በትክክል አስተላልፍና ሰዎች ደግሞ ያንን የተናገርኩትን ነገር ቶሎ ስለሚረዱኝ ያንን የተለያዩ ነገሮችን በፍጥነት እናገራለሁ

ኢንተርኔት አለህ አዎ እኔ ኢንተርኔት አለኝ። በተለያዩ ነገሮች ኢንተርኔት እጠቀማለሁ ማለትም ለስራዬ ለተለያዩ ነገሮች ኢንተርኔት ያስፈልገኛል ማለት ነው። በዛ ምክንያት ኢንተርኔት አለኝ ኢንተርኔት እጠቀማለሁ። የኢንተርኔት ብዙ ጠቀሜታዎች አሉት። አሁን እኔ ብዙ ነገሮችን በኢንተርኔት እጠቀማለሁ። ለምሳሌ የተለያዩ ቪዲዮዎችን አይበታለሁ ከዚህም በተጨማሪ የተለያዩ ፊልሞችን እያወረድኩ በኢንተርኔት አያለው። ከዚህም በተጨማሪ ፌስቡኮችንም እንዲሁም ቲክቶኮችን በኢንተርኔት የ የገዛው እጠቀማለሁ ማለት ነው። ከዚህም በተጨማሪ ኢንተርኔት በጣም አስፈላጊ ነገር ነው። የተለያዩ መረጃዎችን ማህበራዊ ሚዲያ ላይ ለመስማት እጠቀምበታለሁ። ከዚህም በተጨማሪ የተለያዩ መረጃዎችን ማለትም በሰዎች ጋር ቪዲዮ ለማውራት ኢንተርኔት ገዝቼ በቴሌግራም አወራለሁ። እንዲሁም የተለያዩ ነገሮች ኢንተርኔት እጠቀምበታለሁ።

በስራ ስንት? ጥሪ ታደርጋለህ እኔ በስራ ውስጥ ብዙ ጥሪዎችን አደርጋለሁ ማለትም አሁን እኔ ቢሮ ውስጥ ገብቼ የተለያዩ የስልክ ጥሪዎች ይደርሱኛል ማለትም ከደንበኞች የተለያዩ ስልክ ጥሪዎች ሊደርሰኝ ይችላል። ለምሳሌ የሆነ እንዲሰራላቸው የሚፈልጉትን የሚፈልጉት ነገር ካለ ደንበኞች በስልኬ በመደወል ወደ ቢሮ እንዲሰራላቸው የሚፈልጉትን ነገር ያዛሉ ማለት ነው። እና በቀኑ በጣም ብዙ ብዙ ሰዓት ያህል ጥሪ ላደርግ እችላለሁ ማለትም ብዙ ጊዜ ስልክ ጥሪ ላደርግ እችላለሁ። ከዚህም በተጨማሪም እያንዳንዱ እያንዳንዱን ትእዛዝ ደንበኞች የሚያስተላልፉልኝ በአካል መጥተው ሳይሆን በስልክ ጥሪ ስለሆነ አብዛኛውን ጊዜ የስልክ ጥሪ ብዙ ሰዓት ለብዙ ሰዓት ያህል የስልክ ጥሪ አደርጋለው ማለት ነው። እናም የስልክ ጥሪ በጣም ብዙ ሰዓት ነው ማለት ይሄን ነው ይሄን ያህል ጊዜ የስልክ ጥሪ ያደርጋል ለማለት በጣም ይከብደኛል ማለት ነው። በጣም ብዙ የስልክ ጥሪዎች በቀን ውስጥ ስለሚደርሱ

በመስመር ላይ ገዢ ነህ? አዎ በመስመር ላይ የተለያዩ ነገሮችን እገዛለሁ። ማለትም አሁን እኔ በመስመር ላይ እየተጓዝኩ የራብ ስሜት ከተሰማኝ በመስመር ላይ ገዝቼ ምግብ ልመገብ እችላለሁ ማለት ነው። እንዲሁም የተለያዩ ነገሮች ከምግብ ውጪም በመስመር ልገዛ እችላለሁ የተለያዩ እቃዎችን በማገኝበት ጊዜ ማለት አሁን ለምሳሌ በመስመር ላይ ሳልፍ በጣም ርካሽ እቃ ካገኘው በርካሽ ዋጋ ከሆነ በውድ ከመግዛት ይልቅ በመስመር ላይ ይዘው ያገኘሁትን እድል ልጠቀምና በቅናሽ ዋጋ እገዛለሁ ማለት ነው። ከዚህም በተጨማሪ የተለያዩ ነገሮችን በመንገድ ላይ ልገዛ እችላለሁ። ማለትም አሁን አብዛኛውን ጊዜ ላገኛቸው የማልችላቸው ነገሮች በመስመር ላይ እያለሁ ካገኘው ማለትም አብዛኛውን ጊዜ የሚጠፉ ነገሮችን እንደ አጋጣሚ ካገኘው በመስመር ላይ እገዛና ወደ ቤቴ ወስጄ ጥቅም ላይ አውልባችሁ አውለዋለሁ ማለት ነው። እናም የተለያዩ ነገሮችን በመንገድ ላይ እገዛለሁኝ

ማደንዘዝ ትወዳለህ? አይ እኔ ማደንዘዝ አልወድም አብዛኛውን ጊዜ ማደንዘዝ ጥሩ ነው ብዬ አላስብም። ማለትም ማደንዘዝ በተለያዩ ነገሮች ሰው ሊደነዝዝ ይችላል። ለምሳሌ የተለያዩ ጫቶቹን ሲጋራዎችን እንዲሁም የተለያዩ አደንዛዥ እጾችን በመውሰድ ሰው ሊደነዝዝ ይችላል። እኔ ደግሞ ማደንዘዝ አልወድም ምክንያቱም አደንዛዥ ነገሮችን መጠቀም በጣም ጎጂ ነው ለጤና ብዬ አስባለሁ። ከዚህም በተጨማሪ አደንዛዥ እጾች ለተለያዩ ህይወታችንን አደጋ ላይ ሊጥሉ ይችላሉ። ሞት ድረስ ሊያደርሰን ስለሚችል አደንዛዥ ነገሮችን ማደንዘዝ ሰዎችን እንዲወስዱ ማድረግ ወይንም እኔም ራሴ መውሰድ አልወድም። እንዲሁም በሃይማኖታችንም አደንዛዥ ነገሮችን መጠቀም ኃጢአት ነው ብዬ ስለማስብ አደንዛዥ ነገሮችን አልጠቀምም ሰዎችም እንዲወስዱ አልመክርም ማለት ነው። እናም ሰዎች ከአደንዛዥ ነገሮች መቆጠብ አለባቸው ብዬ አስባለሁ

ድንጋይ ስብስብ ታደርጋለህ አዎን የድንጋዮችን በደንብ እሰበስባለሁ ድንጋዮች ብዙ አገልግሎት አላቸው እናም ለብዙ አገልግሎቶች ስለሚጠቅሙ ድንጋዮችን እሰበስባለሁ ማለት ነው። እናም ድንጋዮች የምሰበስበው አንደኛ ድንጋዮች ለተለያዩ አገልግሎቶች ይውላሉ። ለምሳሌ ቤት ለመስሪያነት ድንጋዮች ያገለግላሉ። አብዛኛውን ጊዜ አሁን በጣም ማለት አሁን ጊዜ አብዛኛውን ቤቶች የሚሰሩት በድንጋይ ነው ማለትም ሊሾም ምናምን ለማድረግ ቤት በጣም ድንጋይ አስፈላጊ ነው። እናም ለዚህ አገልግሎት ስለሚውል ድንጋዮችን በደንብ እሰበስብና ጥቅም ላይ አውላለሁ። ከዚህም በተጨማሪ ድንጋዮች የተለያዩ አገልግሎቶች አላቸው። ለምሳሌ የኔ ድንጋዮችን ድንጋዮችን ለተለያዩ አገልግሎት ከምትጠቀምባቸው አንዱ ደግሞ ድንጋዮች ለመፍጫነት ያገለግላሉ። ልክ እንደ ወፍጮ የተለያዩ እህሎችን በድንጋዩ በድንጋይ እንፈጫለን ማለት ነው። አዋዜ ምናምን የምንደቁሰውን በድንጋይ ነው። ምናምን ድንጋዮች ብዙ አገልግሎቶች ስላላቸው ድንጋዮችን እሰበስብና ለተለያዩ አገልግሎቶች እጠቀምባቸዋለው። እና ድንጋይ በጣም ብዙ ጠቀሜታ አለው።

የጨረቃ ብርሃን ትወዳለህ? አዎ እኔ ጨረቃ ብርሃን በጣም ነው የምወደው ማታ ማታ ጨረቃ ስትወጣ ብርሃኗን እያየሁ በጣም ደስተኛ እሆናለሁ ማለት ነው። የጨረቃ ብርሃን በጣም ደስ የሚል ነገር ነው። ማታ ማታ ጨረቃ ስትወጣ ጓደኞቼ ጋር ተሰብስቤ ጨረቃውን ማየት ያስደስተኛል እናም በዛ መደሰት እና ከጓደኞቼ ጋር መጫወት ያስደስተኛል ማለት ነው። ከዚህም በተጨማሪ ጨረቃ ማታ ማታ አሁን መብራት በሚጠፋበት ጊዜ ጨረቃ ስትወጣ ውጪ ላይ ሆኜ በጨረቃዋ የተለያዩ ስራዎችን መስራት ያስደስተኛል። እናም ጨረቃ በጣም ደስ የምትል ናት። ለ በጨለማ ጊዜ ማታ ማታ ብርሃን ትሰጠናለች እናም ያንን ብርሃን በማየት የተለያዩ ስራዎችን እሰራበታለሁ ማለት ነው። እናም ጨረቃ ከዚህም በተጨማሪ በጣም ውበት አላት። ማለት ማታ ማታ እየወጣሁ ጨረቃዋን እየተመለከትኩ በጣም ደስተኛ እሆናለሁ፤

የቪዲዮ ጥሪ ታደርጋለህ? አብዛኛውን ጊዜ የቪዲዮ ጥሪ አደርጋለሁ ማለትም በቪዲዮ ጓደኞቼ ጋር ዘመዶቼ ጋር የተለያዩ ጥሪዎችን በማድረግ እነሱ ጋር ማውራት ያስደስተኛል። ማለትም በቪዲዮ ማውራት በድምጽ በድምጽ ብቻ ከማውራት ይልቅ በቪዲዮ ማውራት በጣም ጠቃሚ ነው ብዬ አስባለሁ። ማለት አንደኛ እንደፈለግን እንድናወራና በግልጽ እንድንነጋገር ይጠቅማል። ከዚህም በተጨማሪ ደግሞ ያንን ሰው ፊት ለፊት እያየን ማውራታችን አንደኛ ያ ሰው እንዴት እንደሆነ ደህንነቱን ለማየት እንዲሁም በጣም ቀረቤታችንን እና ያንን ሰው ፊቱን እያየን የፊቱን ገጽታ እያየን እና ምን እንዴት እንደሆነ እያየን በግልጽ በማውራት ስለሚያስደስተኝ። አብዛኛውን ጊዜ የማወራው በቪዲዮ ጥሪ ማድረግ ያስደስተኛል። አብዛኛውን ጊዜ ጓደኞቼ ጋር ቤተሰቦቼ ጋር እንዲሁም የተለያዩ ሰዎች ጋር የቪዲዮ ጥሪ አደርጋለሁ በቪዲዮ አወራለሁ

ሃይማኖታዊ ግብር ታከብራለህ? አዎ በሃይማኖቴ የተለያዩ በዓላትን አከብራለሁ። ማለትም የተለያዩ በሃይማኖታችን የየራሳችን የሆኑ ሃይማኖቶች በዓላቶች አሉ እነዛን አከብራለሁ እነዛን ማክበር በጣም ያስደስተኛል። ከዚህም በተጨማሪ የተለያዩ ሃይማኖታዊ በዓል በሚኖርበት ጊዜ የተቸገሩ ሰዎችን እረዳለሁ። ማለትም የሚበሉት ያጡ የሚለምኑት የሚለምኑ ሰዎችን እ ይሄ ምግብ ሰርቼ ወስጄ እነሱ ምግብን እንዲመገቡ እና ከዚህም በተጨማሪ የገንዘብ ድጎማ አደርግላቸዋለሁ። ይህን በማድረጌ አንደኛ በፈጣሪ ዘንድ ማለት በፈጣሪ እንዲያየኝ እና እንዲቀበለኝ ከዚሁም በተጨማሪ የተቸገሩ ሰዎችን መርዳቴ አይምሮዬ ሰላም እንዲያገኝ ስለሚረዳኝ። ሃይማኖት በሃይማኖቴ የተለያዩ በዓላቶችን አከብራለሁ ማለት ነው። እንዲሁም የተለበ በተለያዩ በሃይማኖታዊ በዓላት ጊዜ ስላ ስላ ስራ አልሰራም። የተለያዩ የተቸገሩ ሰዎችን በመርዳት ከእነሱ ጋር ጊዜ በማሳለፍ ነው። የሃይማኖታዊ እንትኖችን ማሳለፍ ነው

ከደንበኞች ጋር ትሰራለህ? አዋ እኔ ከደንበኞቼ ጋር ብዙ ስራዎችን እሰራለሁ ከደንበኞች ጋር መስራትም ብዙ ውጤት አለው ብዬ ነው የማስበው። ከደንበኞች ጋር የተለያዩ ስራዎችን መስራት በጣም አስፈላጊ ነው። ምክንያቱም አንደኛ ለምን ለምንሰጣቸው አገልግሎት ሁሉ ምንያህል ደስተኛ እንደሆኑና ቅሬታ ካላቸው አንደኛ ከደንበኞች ሀሳብ እንወስዳለን። እንዲሁም ምን ያህል እኛ የምናቀርብላቸው ምርት ወይ ምን ያህል እንዳስደሰታቸውና ምን ምን ማስተካከል እንዳለብን እንድናውቅ ያደርገናል ከደንበኞች ጋር በደንብ ቀረቤታ ሊኖረን ይገባል። ማለትም እያንዳንዱን ምርት በምናመርትበት ጊዜ የሚገዙን ደንበኞቻችን ከእኛ ጋር ምን አይነት ማለት ቁርኝት ሊኖረን ይገባል። እያንዳንዱ ያስደሰታቸውን ነገር እኛ ማስተካከል ያለብንን ነገር እንዲሁም ለወደፊት እንዲሰራላቸውና እንዲደረግላቸው የሚፈልጉትን ነገር በስርዓት እንድንቀበላቸውና የነሱን ሀሳብ ሰምተንም ወደፊት ማስተካከል ያለብንን ነገር አስተካክለን ስራችንን በደንብ እንድንሰራና ውጤታማ እንድንሆንና በጣም ትርፋማ ለመሆን ከደንበኞች ጋር መስራት አለብን። እያንዳንዱ ስራችን ደግሞ ደንበኞች ጋር ከደንበኞች ጋር ቁርኝት ሊኖረው ይገባል። ምክንያቱም ደንበኛ ክቡር ነው ደንበኞቻችንን በደንብ አክበርህን እያንዳንዱን ስራ በስርዓት መስራት አለብን ይህም ነገር ውጤታማ ያደርገናል። እኛንም ያሳድገናል

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እኔ የተለያዩ የቴክኖሎጂን ችግሮች ሲያጋጥሙኝ ያንን ችግር ለመፍታት እሞክራለሁ ማለት ነው። ለምሳሌ አሁን እኔ የቴክኖሎጂ ችግር ሲያጋጥመኝ አንደኛ ከእኔ የተሻለ እውቀት ያለው ሰው እና ስለ ቴክኖሎጂ ከእኔ የተሻለ በእውቀትም ከዚህም በተጨማሪ ቴክኖሎጂጋ አብዛኛውን ጊዜ ተጠቃሚ ሰዎችን እጠይቃለሁ እናም ያንን ችግር ለመፍታት እና ከዚህም በተጨማሪ አዳዲስ ቴክኖሎጂዎች ደግሞ እፈልጋለሁ ማለት ነው። የቴክኖሎጂ ችግር በሚያጋጥመኝ ጊዜ አዳዲስ ቴክኖሎጂዎችን ይህንን ችግር ለመፍታት ማለት ይሄ አሁን ያለሁበትን ችግር ለመውጣት እና የቴክኖሎጂ ችግር ሲያጋጥመኝ ከዛ ችግር ውስጥ ለመውጣት የተለያዩ አዳዲስ ቴክኖሎጂዎችን እፈልጋለሁ።

መጠበቅ ታግድ ነው ነው የሚለው ጥያቄው እኔ አብዛኛውን ጊዜ ነገሮችን በትዕግስት መጠበቅ ያስደስተኛል። እያንዳንዱን ነገር በትግስት መጠበቅም አለብን ብዬ አስባለሁ ምክንያቱም የሆነ ነገር ለማግኘት ትግስት ያስፈልጋል እናም አንድ የሆነ ነገር በአንዴ ልናገኝ አንችልም ያንን ነገር ለማግኘት የሆነ ነገር ትዕግስት አስፈላጊ ነው። እና እያንዳንዱን ነገር በምንሰራበትም ጊዜ የምንፈልገውን ለማግኘት ራሱ ትዕግስት በጣም አስፈላጊ ነው ብዬ ስለማስብ እያንዳንዱን ስራ ስሰራ በትግስትና በመጠበቅ ነው ማለት ነው። ምክንያቱም ቸኩዬ መጠበቅ ካልቻልኩና በጣም የምቸኩል ከሆነ ስራ ስራዬን በስርዓት ላልሰራና የምፈልገውን ነገር ላላገኝ ስለሚችል። እያንዳንዱን ነገር በስርዓት ጠብቄ ነው ያንን ነገር የማደርገው። እናም አንድ ነገር ለማግኘት ትግስት በጣም አስፈላጊ ነው። እና ያን ነገር እስክናገኘው በትዕግስት መጠበቅ አስፈላጊ ነው። ብዬ ስለማስብ እያንዳንዱን ነገር ለማግኘት ትዕግስት በትዕግስት ነው የምጠብቀው

አመራር ሚና አለ አዎ እኔ አመራር ላይ ሚና አለኝ እያንዳንዱን ተግባራት አመራር ላይ ሚና አለኝ ብዬ ነው የማስበው ምክንያቱም እያንዳንዱን ነገር በምሰራበት ጊዜ አመራር ላይ በምሰራበት ጊዜ ስራዎችን በስርዓት እና ያለምንም እንከን ለመስራት እሞክራለሁ። ያንን የማደርግበት ምክንያት ደግሞ አመራር በምሆንበት ጊዜ ሁነን በምንሰራበት ጊዜ ብዙ ማለት ብዙ ህዝቦችን ስለምን የብዙ ሰዎችን ድምጽ መስማት ስላለብንና አመራር ሆነን በምንሰራበት ጊዜ። አመራር ሚና አለ አዎ እኔ አመራር ላይ ሚና አለኝ እያንዳንዱን ተግባራት አመራር ላይ ሚና አለኝ ብዬ ነው የማስበው። ምክንያቱም እያንዳንዱን ነገር በምሰራበት ጊዜ በማወቅ አመራሩን አመራር በአመራርነቴ ህዝቦችን ሳልጎዳ የተለያዩ ስራዎችን በዝግታና ህዝቦችን በሚጠቅም ሁኔታ ነው ስራዎችን የምሰራው።

በፋሃም ማብሰል ታውቃለህ? እኔ በፋሃም ማብሰል አላቅም አብዛኛውን ጊዜም ለማብሰል ምጠቀመው ከሰል ነው። ከሰልም ለተለያዩ ነገሮችን ለማብሰል እጠቀማለሁኝ። ከሰል ለብዙ አይነት ጥቅሞች አሉት ብዬ አስባለሁ። ከእነዚህ ውስጥ አንዱ ማለትም ከሰል ምግብ ለማብሰል ምጠቀመው ከሰል ነው። ከሰልን አብዛኛውን ጊዜ ለተለያዩ አገልግሎቶች እጠቀማለሁ ማለት ነው።

የስራ ጊዜ ገደብ ታስተካክላለህ አዎ የተለያዩ ስራዎችን በምሰራበት ጊዜ የስራ ጊዜን ገደቡን አስተካክላለው ማለት ነው። አንዳንዴ በጣም ብዙ ስራ በሚኖረኝ ጊዜ እና ስራው በጣም ረጅም ጊዜ የሚፈጅ ከሆነ የስራ ጊዜውን ላስተካክለው እችላለው ማለትም የስራ ጊዜውን አስረዝመውና ሰራተኞች ብዙ ሰዓት እንዲሰሩ አደርጋለው ማለት ነው። ከዚም በተጨማሪ ደሞ አንዳንዴ ብዙ ስም ማለትም ስራው ትንሽ ከሆነና ቶሎ ሚያልቅ ከሆነ ደሞ ስራውን ቶሎ ከጨረስን ማለትም ቀድሞ ሰራተኞች እንዲሄዱና ማለት የስራ ሰዓቱ እንዲያንስ አደርጋለው ማለት ነው። ይሄን በማድረግ አብዛኛውን ጊዜ ስራ በሚበዛበት ጊዜ ሰራተኞች ብዙ ስራ እንዲሰሩና ብዙ ጊዜያቸውን ስራ ላይ እንዲያጠፋ አደርጋለው። ማለትም አንዳንዴ ደሞ ስራ በማይኖርበትን ጊዜ እና ትንንሽ ስራዎች በሚኖርበት ጊዜ ደሞ ሰራተኞች ቶሎ ስራቸውን ጨርሰው ወደ ቤታቸው እንዲሄዱ አደርጋለው የስራ ሰአቱን በመቀነስ እንዲ በማድረግ የስራ ሰዓት ገደቡን አስተካክላለው

መተግበሪያዎችን ታወርዳለህ? አዎ የተለያዩ መተግበሪያዎችን አወርዳለሁ ለተለያዩ ስራዎችን ለመስራት እሚያግዙኝን መተግባሪያዎች በማውረድ ስራዎችን በቀላሉ እንድሰራ ስለሚያግዙኝ መተግበሪያዎች እነሱን እያወረድኩ ለተለያየ ስራ እጠቀምባቸዋለሁ ማለት ነው። መተግበሪያዎችን በማውረድም ስራችንን በቀላሉ እንድንሰራና የሰራነው ስራ ውጤታማ እንዲሆንና የተለያዩ ስራዎችን በመተግበሪያዎች በመስራት ውጤታማ መሆን ስለሚቻል መተግበሪያዎችን እያወረድኩ እጠቀምባቸዋለሁ

ጢም ታቆያለህ ነው የሚለው እኔ ጢም አላቆይም። ማለትም እኔ ጢም ማቆየት አልወድም። ቶሎ ቶሎ ጺሜን መቆረጥ በጣም ያስደስተኛል። እናም አብዛኛውን ጊዜ ጺም ሲቆይ ደግሞ ጉዳት አለው ብዬ አስባለሁ። ምክንያቱም ጺም ሲቆይ አንደኛ ተባይ ሊሰራና ሊያሳክክ እንዲሁም ፎረ ፎር ምናምን ሊይዝ ስለሚችል። ጺም ቶሎ ቶሎ መቆረጥ አስፈላጊ ነው ብዬ አስባለሁ። እና ሰዎችም አብዛኛው ሰዎች ቶሎ ቶሎ ቢቆረጡ ጥሩ ነው ብዬ ስለማስብ። እኔም ቶሎ ቶሎ ነው የምቆርጠው ማቆየትም አልወድም እና ቶሎ ቶሎ እቆርጣለሁ

በየትኛው መተግበሪያ መልእክት ትልካለህ? አብዛኛውን ጊዜ መልእክት የምልከው እኔ ቤቴሌግራም ማለት በቴሌግራም መልእክቶችን እልካለሁ። የተለያዩ መላክ የምፈልጋቸውን ነገር ለሰዎች የምልከው በቴሌግራም ነው። እናም ማለት ቴሌግራም አብዛኛውን ጊዜ ሰዎች ይጠቀማሉ ብዬ ስለማስብ አብዛኛውን ጊዜ ቴሌግራም የሌለው ሰው ስለሌለ አብዛኛውን እኔ የተለያዩ መልእክቶችን እንዲሁም መረጃዎችን የማስተላልፈው በቴሌግራም ነው። ቴሌግራም በጣም ተጠቃሚ ነኝ አብዛኛውን ሰዎችም ይጠቀማሉ ቴሌግራም።

በመስመር ላይ ትማራለህ? አዎ በመስመር ላይ እማራለሁ። በመስመር ላይ መማር ጥሩ ነው ብዬ አስባለሁ። ምክንያቱም በመስመር ላይ አብዛኛውን ጊዜ በምሄድበት ጊዜ በመስመር እየሄድኩ፤ ትምህርቶችን የተለያዩ ይጠቅማሉ ብዬ የማስባቸውን ነገሮች እማራለሁደ ምክንያቱም አንዳንዴ በመስመር ላይ እየተጓዙ መማር ጥሩ ነው ብዬ ነው የማስበው። ምክንያቱም አንዳንዴ የተለያዩ ምልክቶችን በመስመር ላይ እየተጓዝኩ የተለያዩ ምልክቶችን በመስጠት አብዛኛውን ጊዜ እማራለሁ።

በዶቄ መፍጨት ታውቃለህ አይ እኔ በዶቄ መፍጨት አላውቅም። ምክንያቱም አሁን ጊዜ በዶቄ አላስፈጭም ማለት አልፈጭም ማለት ነው። ምክንያቱም የተለያዩ የተለያዩ እህሎችን ማስፈጨው ወፍጮ ቤት ነው። ምክንያቱም በአሁን ጊዜ ቴክኖሎጂ በጣም ስለረቀቀ። ማለትም በእጅ መፍጨት ቀርቷል እናም የተለያዩ እህሎችን ማስፈጨው ወፍጮ ቤት ወስጄ ነው። እናም በእጄ አልፈጭም ማለት ነው። አሁን በአሁን አሁን በድሮ ጊዜ የተለያዩ እህሎችን በእጃችን በእጃቸው ይፈጭ ነበር። አሁን ግን በጣም ቴክኖሎጂውና ዘመኑ ስለተቀየረ እያንዳንዱን ነገሩ አያንዳንዱን ነገር የምናስፈጨው ወፍጮ ቤት ነው። ለምሳሌ አሁን ጤፍ ጤፍ ራሱ እዚህ ቤት ውስጥ ተበጥሮ ባበጣሪ ምናምን ነበር ወደ ወፍጮ ቤት የሚሄደው። አሁን ግን ራሱ ወፍጮ ቤት ወስደን ራሱ አበጥሮ ነው የሚፈጭልን። እንዲሁም በቃ እንደዚህ ስለሆነ የሰው ጉልበት አያስፈልግም። በቀላሉ ወፍጮ ቤት ወስደን የፈለግነውን ነገር ማስፈጨት እንችላለን

በድን ቋንቋ ታምናለህ? እኔ በድን ቋንቋ አላምንም ምክንያቱም የድን ቋንቋ ትክክለኛ እምነት ነው ብዬ ስለማላስብና እኔ በድን ቋንቋ ማምን ሰው አይነት አይደለሁም እናም ሰዎችም በድን ቋንቋ እንዳያምኑ እመክራለሁኝ ምክንያቱም የድን ቋንቋ ታማኝ ነገር ነው ብዬ እላስብም እኔ ሁሌ የማምነው በሃይማኖቴ እኔ ኦርቶዶክስ ሃይማኖት ተከታይ ነኝ እኔ እናም የማምነው ሁሌም በፈጣሪና በፈጣሪ ብቻ ነው እንጂ በድን ቋንቋ በፍጹም አላምንም እናም ሰዎች እንዴት በድን ቋንቋ ሊያምኑ ይችላሉ ማለት የድን ቋንቋ ማለት በቃ በጣም ትክክለኛ ነገር ነው ብዬ አላስብም ሰዎች በዛ ባያምኑ ጥሩ ነው ብዬ አስባለሁ እኔም በድን ቋንቋ ማመን ትክክለኛ ነገር ነው ብዬ ስለማላስብ በድን ቋንቋ አላምንም ሁሌም ማምነው በእግዚያብሔር እና በፈጣሪ ብቻ ነው

ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ እችላለሁ የተለያዩ ነገሮችን በማቀርብበት ጊዜ በማቅረቢያ ነው። ማለትም ለምሳሌ የሆነ ነገር ለማቅረብ አሁን ለምሳሌ እኔ በቤቴ ውስጥ ማለትም ምግብ ለማቅረብ የሳህናት ሳህን ወይም የቁርጥ እቃ እጠቀማለሁ። ማለትም እንጀራዎችን ሁሌም በቁርጥ ቆርጬ ነው እንጀራ ለማቅረብ የምጠቀመው የቆርጥ እቃዎችን ነው። ሰው የፈለገውን ያህል አንስቶ እንዲመግብ በቁርጥ እቃ ነው። እንጀራ የማቀርበው ይሄም ጥሩ ነው ምክንያቱም ምክንያቱም ሰው የምፈልገውን ያህል አንስቶ ስለሚመገብ ምግቡን ማለት ተርፎ አይበላሽም ሰው የሚጨርሰውን ያህል እንዲያነሳና የፈለገውን ያህል አንስቶ እንዲመገብ ስለሚያደርግ። ምግብ ተበላሽቶ እንዳይደፋና ምግብን ተበላሽቶ እንዳይደፋና ምግብ እንዲቆጠብ ስለሚያደርግ። አሁን ለምሳሌ እኔ እንዳልኳችሁ ያው ምግብ ለማቅረቢያነት የምጠቀመው የቁርጥ እቃ ነው

የምትወደው መተግበሪያ ምንድነው? እኔ የምወደው መተግበሪያ ውስጥ ቴሌግራምን እጠቀማለሁ ቴሌግራም ለኔ ተወዳጁ መተግበሪያ ነው። የተለያዩ ነገሮችን ለመስራት እና ለመላክ መረጃዎችን አብዛኛውን ጊዜ ሰዎች ጋር ምላላከው በቴሌግራም ነው ቴሌግራም በጣም የምወደው አፕሊኬሽን ነው። ማለት ሰዎች አብዛኛውን ጊዜ ሁሉም ሁሉም ሰው አብዛኛውን ጊዜ ቴሌግራም ስለሚ ስለሚጠቀምበት የተለያዩ መረጃዎችን የምቀበለው ምልከው። እንዲሁም የተለያዩ ነገሮችን አዳዲስ መረጃዎችን የምከታተለው ቴሌግራም ላይ ነው። እና ቴሌግራም ለኔ ተወዳጁ መተግበሪያዬ ነው

የክላውድ ማከማቻ ትጠቀማለህ አዎ እኔ ለተለያየ ጊዜ ክላውድ ማከማቻዎችን እጠቀማለሁ። እናም የክላውድ ማካመቻዎች ጥሩ ናቸው ብዬ ነው የማስበው። የተለያዩ ነገሮችን ለማስቀመጥ እናም አብዛኛውን ጊዜ ሰዎች። የክላውድ ማከማቻ ቢጠቀሙ ጥሩ ነው ብዬ የማስበው። የተለያዩ ነገሮችን ለማከማች ስለሚጠቅምና ስራን በቀላሉ ለመስራት ስለሚረዳ። የክላውድ ማካመቻዎች መጠቀም መጠቀም በጣም አስፈላጊና ጥሩና ጠቃሚ ነገር ነው ብዬ አስባለሁ

ኮምፒውተር ኮምፒውተር ኮምፒውተር ለብዙ አገልግሎቶች ይውላል ለተለያዩ አገልግሎቶችም ኮምፒውተር እንጠቀማለን እናም እኔም ለተለያዩ አገልግሎቶች ኮምፒውተሮችን እንጠቀማለን ማለት ነው። ኮምፒውተር ከሚሰጣቸው አገልግሎቶች ውስጥ አንዱ አንደኛ። የተለያዩ ቪዲዮዎችን ለማየት ያገለግላል። ይሄ የተለያዩ ስራዎችን ለመስራትም ያገለግላል ማለት ነው። እንዲሁም ኮምፒውተር አንደኛ ለማንበቢያነት ያገለግላል። አብዛኛውን ጊዜ እኔ ራሱ በስልክ ከማንበብ ይልቅ በኮምፒውተር ማንበብ ያስደስተኛል። ምክንያቱም አንደኛ በስልኬ በማነብበት ጊዜ አይኔ ይታመማል። እና አይኔን ብርሃኑ ስለሚጎዳኝ በኮምፒውተር በአብዛኛው ማንበብ ያስደስተኛል። እናም ኮምፒውተር የተለያዩ ስራዎችን ለመስራት ያገለግላል ማለት ነው። በኮምፒውተር የተለያዩ ኦንላይን ስራዎችን በስልካችን ከምንሰራ ይልቅ ራሱ በኮምፒውተር ብንሰራ አንደኛ ቀልጥ። በስርዓት እንድንሰራና ውጤታማ እንድንሆን ይረዳል

ግብ ግብ አብዛኛው ጊዜ ሰዎች ግብ ግብ ያቅዳሉ ማለት ነው። ግብ ማለት የሆነ ነገር ለማድረግ ወይንም ለማሳካት የምናቅደው እንደ እቅድ ነው። ሰዎች የተለያዩ ግቢ ሊኖራቸው ይችላል። አሁን ለምሳሌ ተማሪዎች ይህን ያህል ውጤት አምጥቼ ይሄንን ያህል ውጤት አስመዝግቤ ክላስ አልፋለሁ ብለው ሊያቅዱ ይችላሉ ለነጋዴዎች ደግሞ ይህን ያህል ሽያጭ ዛሬ ሽጬ መዋል አለብኝ ብለው ሊያቅዱ ይችላሉ። መምህራን ደግሞ ተማሪዎችን አስተምሬ ጥሩ ደረጃ ላይ አብቅቼ ማሳለፍ አለብኝ ብሎ ግብ ሊጥሉ ይችላሉ። ዶክተሮች ደግሞ የታመሙ ሰዎችን ወደ ጤናቸው በመመመለስ ህይወታቸውን መመለስና እና መጤናቸውን መመለስ ግባቸው ሊሆን ይችላል። እናም ሰው የተለያየ አይነት ግብ አለው እናም ሰው ከሰውና ከየ እንደ ስራው ልዩነት ሰው የተለያየ አይነት ግብ ይኖረዋል። እናም ያን ግብ ለማሳካት ሁሉም ሰው ይጥራል ማለት ነው

ማዳመጥ ማለት ሰዎች በሚናገሩበት ጊዜ ወይም በሚያወሩበት ጊዜ ያንን ነገር ልብ ብለን መስማትና ለዛ ነገር ምላሽ መስጠት ማለት ነው። ሰዎች በሚያወሩን ጊዜ ያንን ነገር ማዳመጥ ጥሩ ነው ብዬ አስባለሁ እኔ በራሴ ሰዎች የሚናገሩትን ነገር ወይንም የተለያየ የምንሰማውን ድምጽ ምላሽ ለመስጠት መጀመሪያ በስርዓት ማዳመጥ አለብን ለምሳሌ ሰዎች በሚያናግሩን ጊዜ ያንን ያናይም የተናገሩትን ቃል በስርዓት ካዳመጥን በኋላ ምን ማለት እንደፈለጉና ሰዎች ከእኛ ምን አይነት ምላሽ መቀበል እንደፈለጉ በማሰብ ለዛ ነገር ምላሽ እሰጣለሁ ማለት ነው እናም ይሄን ማድረግ በጣም አስፈላጊ ነው የሆነ ነገር ለመስማት ወይንም የሆነ ስራ ለመስራት መጀመሪያ እንዴት ስራውን መስራት እንዳለብን እና እንዴት ያንን ተግባር መፈጸም እንዳለብን ሰዎች ሲያወሩ ወይንም ሲናገሩ በስርዓት ማዳመጥ አለብን ማለት ነው ማዳመጥ መጀመሪያውን ስራ ከመስራታችን በፊት በጣም ውጤታማ ያደርጋል ማለት ነው። ለምሳሌ አሁን እኔ ተማሪ ነኝ ይሄን ጥሩ ውጤት ለማምጣት እና ውጤታማ ለመሆን በትምህርቴ መጀመሪያ መምህሩ ሲያስተምር በስርዓት በደንብ ማዳመጥ አለብኝ

ሸሚዝ ሸሚዝ ሸሚዝ ከልብስ ከምንለብሳቸው ልብሶች ውስጥ አንዱ ነው። ሸሚዝ ከላይ ለመልበስ ያገለግላል ሸሚዝ ለሴት ልጅም ሆነ ለወንድ ልጅ ለልብስነት ያገለግላል። ከላይ ለመደረብ ማለት ነው። ሸሚዝ መልበስ በጣም ነው ያስደስተኛል። አብዛኛውን ጊዜ ሙቀት በሚሆንበት ጊዜ ሸሚዝ እለብሳለሁ እናም ሸሚዝ መልበስ ጥሩ ነው ብዬ የማስብ አስባለሁ። ምክንያቱም ሸሚዝ መልበስ አንደኛ ጥሩ ውበት አለው ብዬ ስለማስብ እናም አብዛኛውን ጊዜ ሸሚዝ እለብሳለሁ ማለት ነው እኔ ያሉበት አካባቢ በጣም ሞቀት ስለሆነ። አብዛኛውን ጊዜ የምለብሰው ሸሚዝ ነው። እንዲሁም ሸሚዝ የሚለብሱ ሰዎችን ደግሞ ደስ ይለኛል ማለት ነው። እንደሚታወቀው ወንዶች እራሱ አብዛኛውን ጊዜ የሚለብሱት ከላይ ሸሚዝ ነው። ሸሚዝ ከሌሎች ልብሶች ይልቅ ለሰዎች እራሱ ውበት ስለሚሰጥ ሸሚዝ አብዛኛውን ጊዜ ሰዎች ቢለብሱ ብዬ አስባለሁ።

ምርታማነት ምርታማነት ምርታማነት ማለት የሆነ ነገር ማለትም ውጤታማነት እንደማለት ነው አብዛኛውን ጊዜ አሁን የገበሬዎች ምርታማ ነን ወይንም ምርታማነት የሚሉት ይህንን ቃል የበቂ የሆነ ምርት አምርተው ማለትም የዘሩት እህል ውጤታማ ሲሆንና ብዙ ምርት አምርተው ለገበያ ለገበያ ማብቃት ሲችሉ እና በጣም ውጤታማ ሆነው ብዙ ገንዘብ ሲያገኙ ምርታማ ነን ብለው ያስባሉ እና ምርታማነት ማለት ያው ቃሉ በተለያየ በተለያየ በተለያየነትም ቢገለጽም አሁን ለምሳሌ ተማሪዎች ደግሞ ምርታማነት ነን የሚሉት ምርታማነት እንዲሉት ማለትም በውጤታቸው ጥሩ ውጤት አምጥተው ከክፍል ክፍል መሸጋገር ሲችሉ ነው እንዲሁም ሌሎች ደግሞ ያው ዶክተሮች ምርታማ ነን ለማለት የሚሉት ምርታማነታቸው አንደኛ የሰውን ህይወት መታደግ ሲችሉና የሰውን ህይወት ማትረፍ ሲችሉ ሰውን የታመመውን ሰው ማዳን ሲችሉ ምርታማ ነን ብለው ያስባሉ እና ምርታማነት ያው ቃሉ ጥሩ ነገር ቢሆን ውጤታማነት ቢያሳይም አሁን የተለያዩ ሰዎች ምርታማ ነን የሚሉት በየስራቸው የሚያካሂዱት ስራ ውጤታማ ሲሆን ነው።

ሩቅ ሩቅ የሚለውን ቃል አብዛኛውን ጊዜ የምንጠቀመው ለመንገድ ነው። ለመንገድ አብዛኛውን ጊዜ እኔ ሩቅ የሚለውን ቃል እጠቀማለሁ። ማለትም መንገዱ በጣም ርቀት ካለውና ለመሄድ ለመድረስ የሚከብድ ከሆነ ያንን እርቀቱን ማለትም ርዝማኒውን ለመግለጽ ሩቅ የሚለውን ቃል እንጠቀማለን እናም ርቀቱን ለማሳየት ማለትም ለመድረስ በጣም አስቸጋሪና ብዙ ኪሎ ሜትር እንደሚፈጅ ለመግለጽ ሩቅ የሚለውን ቃል እጠቀማለሁ

ወር ወር ወር ማለት አሁን ለምሳሌ እኛ የምንቆጥረው ቀናቶችን ወቀ ቀናት አልፈው ሳምንታት ሳምንታት ሲያልፉ ወራት ይሆናሉ እናም አስራ ሁለት ወራት አሉ። ከመስከረም እስከ ነሀሴ የሚደርሱ ማለት ነው። እናም እነዚህን ወር ወርሃቶች አሁን ሰው የሆነ ቀን ምናምን ለመቁጠር የተለያዩ ጊዜያት የሚደረጉ ነገሮችን ለመቁጠር እንጠቀምባቸዋለን። እናም አሁን የኛ የአመቱ መጀመሪያ መስከረም ነው። መስከረም ወር አብዛኛውን ጊዜ የት ስራ መጀመሪያ ወቅት ነው ማለት አሁን ትምህርት የሚከፈተው መስከረም ወር ነው። እናም ወራት የተለያዩ ጥቅም አላቸው ብዬ ነው የማስበው። ቀናትን ወራትን ማለት ቀናት አልፎ ሳምንታት ሳምንታት ሲያልፍ ወራት ይሆናሉ

አያት አያት አያት የሚለው ቃል የሚያገለግለው ዝምድናን ለመግለጽ ነ፤ ዝምድናን ስንገልጽ አንዳንዴ አያት የምንውለው ለምሳሌ የሴት አያትም ወንድ አያትም ሊኖረን ይችላል ማለትም የእናታችን እናት ወይንም አባት ሊሆን ይችላል ወይንም የአባታችን እናት ወይንም አባት ሊሆን ይችላል እነሱን አያት ብለን ልንገልጻቸው እንችላለን ማለት ነው፤ እናም አያቶች አብዛኛውን ጊዜ እድሜያቸው የገፋና በጣም ያረጁ ናቸው እናም እነሱን መንከባከብ አለብን ብዬ አስባለሁ እድሜያቸውን ስለገፋና የተለያዩ ስራዎችን ለመስራት ስለሚቸገሩ እነሱን መንከባከብ በጣም ጥሩ ነገር ነው ብዬ ነው የማስበው አንደኛ የተለያዩ ስራዎችን ለመስራት ስለሚከብዳቸው ቤት ማጽዳት እንዲሁም ለእነሱ የተለያየ የሚፈልጉትን ነገር ማቅረብ ምግብ አብስሎ መስጠት እንዲሁም የተለያዩ ነገሮችን ለእነሱ ማድረግ በጣም አስፈላጊ ነው ብዬ ነው የማስበው እና እኔ አያቶቼን በስርዓት እንከባከባለሁ የሚፈልጉትን ነገር በሙሉ በማምጣትና በማድረግ እድሜያቸው የገፋ ሰዎች ስለሆኑ እንዲሁም የነሱ ምረቃን ደግሞ ለኔ ጥሩ ደረጃ ላይ እንድደርስ ስለሚያደርገኝ እነዚህ እነዚህን ተግባራት አደርጋለሁ።

እግር እግር እግር እግር የሚለው ቃል የመጣው ማለት እግር ማለት ሰዎች ሁለት እግር ነው ያላችው እና እግር የሚያገለግለው ለመጓዝ ያገለግላል የተለያዩ ቦታዎችን በእግራችን እንጓዛለን እና ምን እግር የሚያገለግለው ለመጓዝ ነው ማለት ነው አሁን ለምሳሌ የ የእግር ብዛት ከ ስ ከእንስሳና የሰው የተለያየ ነው። ለምሳሌ እንስሳት ላምን ብንወስድ አራት እግር ነው ያላት። እሷም የምትጠቀመው ለጉዞ ትጠቀማለች ማለት ነው እንዲሁም ሌሎች እንስሶች ከከብት ከከብት ውጪ ድመት ወይንም ውሻ ብንወስድ አራት እግር ነው ያላቸው እናም ይህንን አገልግሎት የሚጠቀሙበት አገልግሎት ደግሞ ለመጓዝ ያገለግላቸዋል

የይለፍ ቃል የይለፍ ቃል ማለት በተለያየ ጊዜ ስልካችንን ወይንም የተለያዩ ነገሮችን ለመዝጋት እና ሌሎች ሰዎች እንዳያውቁት እና እኛ ብቻ እንድንጠቀምበት የምናደርግበት መንገድ ነው። ማለትም አሁን ለምሳሌ ስልኬን እኔ በይለፍ ቃል እዘጋዋለሁ ማለትም ራሴ ብቻ ስፈልግ እንድከፍተውና የይለፍ ቃሉን ማለትም የይለፍ ቃሉን የዘጋሁበት እኔ የለፍ ቃል በመጠቀም ድጋሚ ከፍቼ መገልገልና መጠቀም እችላለሁ። እናም የይፍ ቃል መጠቀም አስፈላጊ ነው ምክንያቱም የይለፍ ቃል በይለፍ ቃል ስልካችንን መዝጋት ወይም የተለያዩ ሰዎችን እንዲያዩት የማንፈልገውን ነገር መዝጋት አለብን ብዬ አስባለሁ። ምክንያቱም ስልካችንን ካልዘጋነው ሰዎች ከፍተው የተለያዩ ነገሮችን ሊያደርጉና እኛን ሊጎዳን ስለሚችል ስልካችንን ወይንም ሰዎች እንዲያዩዋቸው የማንፈ ምንፈ ማንፈል የምንፈልጋቸውን ነገሮች በይለፍ ቃል መዝጋት እና እኛ እንዳንረሳው የይለፍ ቃላችንን በምንፈልግበት ጊዜ ያንን ነገር ለመክፈት ያገለግላል

አፍ አፍ የተለያዩ ነገሮችን ለማከናወን ይጠቅመናል አፍ በጣም ወሳኝ ከሰውነት ክፍሎች ውስጥ አንዱ ዋናው አፍ ነው አፍ የተለያዩ ነገሮችን ለማውራት እንዲሁም ለመናገር ያገለግላል ከዚህም በተጨማሪም ምግብ ለመመገብ ያገለግላል አፍ በጣም ወሳኝ የሰውነት ክፍላችን ነው እንዳልኳችሁ እናም ለምግብ ለመብላት የምንጠቀምበት አፋችን ነው። በአፋችን ነው ምግብን አላምጠን የምንውጠው ማለት ነው እንዲሁም አፍ የተለያዩ ነገሮች ሰዎች ጋር እንድናወራና እንድንግባባ ያደርጋል ማለት ነው ሰዎች ጋር በቀላሉ እንድንግባባ ያደርገናል ማለትም የምንፈልገውን ነገር ለሰዎች በአፋችን እንናገርና ያው ሰዎች እንዲያደርጉልን የምንፈልገውን ነገር በቀላሉ ለማግኘት በአፋችን በመናገር ሰዎች ጋር በቀላሉ መግባባትና የፈለግነውን ነገር ኮሙኒኬት አድርገን ምላሽ ማግኘት እንችላለን እና በጣም ወሳኝ የሰውነት ክፍላችን

ምርት ምርት ማለት ማለት ምርት ማለት አብዛኛውን ጊዜ ምርት የሚለውን ቃል የሚጠቀሙት ገበሬዎች ናቸው። ምርት ማለትም የሆነ ነገር አሁን ገበሬዎች እህል ዘርተው ማለትም እህል ከዘሩ በኋላ ያ እህል በቅሎ ታጭዶ ተበጥሮ ምን ብሎ ገበያ ላይ ሲቀርብ ያንን ነገር ምርት ይሉታል። እናም ማለትም ለገበያ አቅርቦ ያንን ነገር ለሽያጭ ያቀርቡትና የግንደ ገቢ ምንጭነት ይጠቀሙበታል። እናም ጥሩ ምርት አገኘን የሚሉ ጥሩ ማለት ዘርተው እህያ የዘሩት ነገር ውጤታማ ሲሆንና ገበያ ላይም በጥሩ ዋጋ መሸጥ ሲችሉ ያንን ነገር። ምርት ብለው ይጠሩታል ጥሩ ምርት አመረተነው ብለው ይናገራሉ ማለት ነው

ብድር ብድር ማለት ብድር አብዛኛውን ጊዜ ሰዎች የሚበደሩት። በተለያየ መንገድ ሊበደሩ ይችላሉ ከባንክ ሊበደሩ ይችላሉ ወይንም ከሰዎች ሊበደሩ ይችላሉ። ወይንም ከአራጣ አበዳሪዎች ሊበደሩ ይችላሉ። ሰዎች አብዛኛውን ጊዜ ብድር የሚበደሩት። አንደኛ አንደኛ የሚበደሩበት ምክንያት ገንዘብ በሚያጥራቸው ጊዜ እና የተለያዩ ስራዎችን ለመስራት ሲፈልጉ ብድር ይበደራሉ። ማለት ለምሳሌ አሁን ባንክን ለመበደር ሲፈልጉ ሁሌም ዝም ብሎ አያበድርም ማስያዣ ይጠይቃል። ማለትም ቤት ወይንም የተለያዩ ንብረት ካላቸው እነዛ ሰዎች። እነዛ ሰዎች እንዲያስይዙ እና ያንን ብድር ለማግኘት ግዴታ ሰዎች ቤታቸውን ወይንም ንብረት ካላቸው ማስያዝ አለባቸው ማለት ነው። እንዲሁም በአራጣ ሲሆን እራሱ የሆነ ነገር አስይዘው ነው የሚበደሩ። በአራጣ ማለትም በወለድ ነው። ወለድ ይኖረዋል ያን ነገር ሲመልሱ በየወሩ ወለዱንም አስበው መክፈል አለባቸው ማለት ነው። ካልከፈሉ ግን በባንክም ሆነ በአራጣ ንብረታቸውን ይወርሱና ይሸጡባቸዋል።

ትብብር ትብብር ማለት የሆነ ነገር ለመስራት የምናደርገው ነገር ነው ማለትም ሰዎችን የሆነ ነገር መርዳት ማለት ነው። ያንን ስራ እንዲሰሩ ወይም ያንን ነገር እንዲወጡ ወይም ያንን የሆነ ነገር እንዲያገኙ ማገዝ ማለት ነው። በምንችለው አቅም በተለያየ መንገድ ልናግዝ እንችላለን ትብብር ማለት እገዛ እንደማለት ነው። ለምሳሌ ገንዘብ ለሚያስፈልገው ሰው ገንዘብ እንሰጣለን እንዲሁም የተለያዩ እገዛዎች ደግሞ የሰው ሰው ለሚያስፈልገው ደግሞ ሰው ማለትም ያንን ነገር እንዲሰራ እንዲያግዘውና ከሚያውቀው ሰው ጋር በመተባበር ያንን ነገር እንዲሳካለት እናደርጋለን። እናም ትብብር በጣም አስፈላጊ ነው። ሁሉም ሰው ቢተባበር ሁሉም ነገር ቀላል እንዲሆንና የፈለግነውን ነገር በቀላሉ አግኝተን ውጤታማ እንድንሆን ያደርጋል።

ድንች ድንች ማለት ለምግብ አገልግሎት የሚውሉ ከምግብ አይነቶች ውስጥ አንዱ ነው ድንች በጣም ተወዳጅ ምግብ ነው። አብዛኛውን ጊዜም ቤት ውስጥ ድንች ድንች እየተሰራ ይበላል ማለት ነው። ድንች አንደኛው ለአሰራር በጣም ከባድ ያልሆነና አብዛኛውን ጊዜ ሰዎች የሚጠቀሙበት የሚጠቀሙት የምግብ አይነት ነው። ድንችን በቀላሉ አንደኛ ቀቅለን ድንቹን መብላት እንችላለን። አንዳንድ ሰዎች ደግሞ በወጥ ሰርተን መመገብ እንችላለን። ድንችን በተለያየ አይነት መንገድ እየሰራን ልንመገብ እንችላለን። እንዲሁም ቺፕስ እየጠበስን በቺፕስ መንገድ ልንበላው እንችላለን። እንዲሁም ቃጠሎ ለመስራትም ያገለግላል ድንች ቃጠሎ የሚባል ምግብ ለመስራት ያገለግላል። ከዚህም በተጨማሪም እርጥብ ለመስራት ያገለግላል አንደኛው ድንች ማለት ነው። እርጥብ በመስራት ሰዎች ድንችን ይጠቀሙበታል። እና ድንች የተለያዩ አይነት ምግቦችን ለመስራት ያገለግላል።

ደረሰኝ ደረሰኝ ማለት የሆነ ነገር ስንገዛ ወይንም ስንሸጥ የምንቀበለው ነው። አብዛኛውን ጊዜ ደረሰኝ ማለት ያ ነገር በምንገዛበት ጊዜ ደረሰኞችን እንቀበላለን። ማለት ደረሰኝ ማለት ያን ነገር ለመግዛታችን እንደ ዋስትና ማለት ነው። ያን ነገር የገዛንበትን ዋስትና ይሰጠናል ማለት ነው። እናም ያን ደረሰኝ ስንቀበል ያ ንብረት ወይንም የገዛነው ነገር የኛ መሆኑን ማረጋገጫ ነው ማለት ነው። የሆነ ሰው የኛ ነወ ብሎ እንዳይቀማን እና ያ ነገር የኛ መሆኑን ለማረጋገጥና ያንን ነገር መግዛታችንን ለማረጋገጥ ደረሰኝ እንቀበላለን ማለት ነው። እናም ሁሉን ሁሉም ሰው የሆነ ነገር በሚገዛበት ጊዜ የተለያዩ ነገሮችን ደረሰኝ መቀበል አለበት ብዬ ነው የምመክረው ማለት ነው። ደረሰኝ ለዛ ነገር ለገዛነው ነገር ማስተማመኛና ዋስትና መሆናችን የኛ ንብረት መሆኑን ያረጋግጥልናል። ስለዚህ የተለያዩ ግዢዎችን በምንፈጽምበት ጊዜ በደረሰኝ መፈጸም አለብን።

እቅድ እቅድ ማለት የተለያዩ አይነት ሰው ሁሉም ሰው የተለያየ አይነት የራሱ እቅድ አለው ለምሳሌ እኔ ተማሪ ነኝ እና ተማሪ አሁን የራሱ የሆነ እቅድ ይኖረዋል ተማሪዎች አንደኛ የሚያቅዱት ነገር ለምሳሌ በጥሩ ውጤት አምጥቶ ክፍል ከክላስ ክላስ ማለፍ ሊሆን ይችላል። እና ደግሞ ይሄ ዶክተሮችም የራሳቸው እቅድ አላቸው እቅድ ማለት ለምሳሌ ዶክተሮች የሚያቅዱት እቅድ የታመመን ሰው ህይወት መመለስ ወይንም ሰዎችን የታመሙ ሰዎችን ወደ ጤንነታቸው መመለስ አንዱ እቅዳቸው ነው። ነጋዴዎችን ብናይ ደግሞ ነጋዴዎች ይህን ያህል ሽያጭ መሸጥ አለብን ይህን ያህል ትርፍ ሊኖረን ይገባል ብለው ሊያቅዱ ይችላሉ። እናም ይሄ አንዱ እቅድ ነው እናም ሰዎች የተለያየ አይነት እቅድ ይኖራቸዋል። ያ እቅዳቸው ሲመታ ደግሞ ውጤታማነትን ያሳያል እቅድ ማቀድ በጣም አስፈላጊ ነው። የት የሆነ ደረጃና ትልቅ ደረጃ ለመድረስና ለዛ ነገር ውጤታማ መሆናችንን የምናውቅበት በእቅድ ነው። ሁሉም ሰው በእቅድ የሚያደርገውና የሚሰራውን ነገር አቅዶ መስራት አለበት በእቅድ በምንሰራበት ጊዜ ጊዜያችን አይባክንም እንዲሁም ምን ማድረግ እንዳለብን በስራ ስለምናውቅ ያንን እቅዳችንን ለመምታትና ውጤት ለማምጣት ሁላችንም እንለፋለን ማለት ነውና። እያንዳንዱን ስራ በምንሰራበት ጊዜ እቅድ በጣም አስፈላጊ ነገር ነው

ፕሮግራም ፕሮግራም ማለት ፕሮግራም የሚለውን ቃል ልንጠቀም የምንችለው ለተለያየ ነገር ነው። ለምሳሌ አሁን እኔ የምሄድበት ወይንም ቀኑን ሙሉ የማደርገው የራሴ የሆነ ፕሮግራም ይኖረኛል። ማለትም ይሄንን ስራ ለመስራት ይሄንን ማድረግ አለብኝ ብዬ አስባለሁ። ማለትም አሁን ለምሳሌ ዛሬ ፕሮግራሜ የሆነ ቦታ መሄድ ሊሆን ይችላል። እናም ያን ፕሮግራም እንለዋለን ማለት ያንን ነገር የምናከናውነውን ነገር ይሄን ነገር አከናውናለሁ ብለን ስናቅድ ወይንም ያንን ነገር። የምናደርገውን ነገር ስንመድብለት ይሄን ይሄን ነገር ማድረግ አለብኝ ብለን ስንወስንና ያንን ነገር ስናደርግ። ፕሮግራም በፕሮግራም ተመራን ወይም ፕሮግራማችንን አከበርን ማለት ነው

አባት አባት ማለት የወለደን ማለት ነው ማለትም የስጋ ዝምድና ያለን አባት ይባላል ማለትም የወለድን አባታች የወለድን እና የስጋ ዝምድን ያለንን ሰው አባት ብለን እንጠራዋለን እናም አባታችን ለእኛ ማለት አሳዳጊያችን ነው ብዬ ነው የማስበው። ለኔ አሁን ለምሳሌ አባቴ በጣም የምወደውና የተለያዩ ነገሮችን አድጌ ትልቅ ደረጃ እንድደርስ የሚያግዘኝ ሰው ነው። እናም እንዲሁም አሁን ለምሳሌ እኔ ተወልጄ እስከ አድግ ድረስ እና ራሴን እስክችል ድረስ በገንዘብም ሆነ በምክርም የተለያዩ እገዛዎችን ያደርግልኛል እናም አባት በጣም ለህይወታችን ወሳኝ ነገር ነው ብዬ ነው የማስበው። አባቴ በተለያየ ህይወቴ ላይ በጣም ሚና ያለው ነው። ይመክረኛል ማድረግ ያለብኝንና የሌለብኝን እና አድጌ ትልቅ ደረጃ እንድደርስ የተለያዩ ድጋፎችን ያደርግልኛል በዚህም የተነሳ አባቴን በጣም ነው የምወደው።

ቀጠሮ ቀጠሮ ማለት የሆነ ጊዜ የምንገናኝበት ወይንም የሆነ ነገር ለመፈጸም አንድ ላይ ተሰብስበን አንድ ላይ የምንሆንበት የሚታቀድ ቀን ነው አብዛኛውን ጊዜ እኔ ቀጠሮ እይዛለሁ ቀጠሮ የሚይዘውን ጓደኞቼ ጋር ለመዝናናት ቀጠሮ እይዝና የቀጠሮ ቀን ሲደርስ አንድ ላይ ተሰብስበን አንድ ላይ እናሳልፋለን ማለት ነው ሁሉም ሰው በቀጠሮ ሰዓት መገኘት አለበት ብዬ ነው የማስበው ቀጠሮ ማለት ቀጠሮ የቀጠሮን ሰዓት ማክበር በጣም ከ አስፈላጊ ነው ብዬ ነው የማስበው ምክንያቱም ሁሉም ሰው በተቀጣጠረበት ሰዓት ተገናኝቶ ያንን የሚያደርገውን ነገር በስርዓት መፈጸም አለበት ብዬ ነው የማስበው፤ እኔ እንዳልኳችሁ ጓደኞቼ ጋር እንቀጣጠርና በተቀጣጠርንበት ቀን ተገናኝተን ደስ የሚል ጊዜ አንድ ላይ እናሳልፋለን አንድ ላይ ተሰብስበን እንጫወታለን ያሳለፍነውን የድሮ ህይወታችንን እያወራን እንዲሁም የተለያዩ መዝናኛዎች ቦታ እንሄዳለን አንድ ላይ ፊልም እናያለን የተለያዩ ዝግጅቶችን አንድ ላይ እንሳተፋለን እንዲሁም ደስ የሚሉ ጊዜያትን አንድ ላይ በቀጠሮ ጊዜያችን እየተገናኘ የተለያዩ ደስ የሚሉ ነገሮችን አንድ ላይ እናሳልፋለን ማለት ነው ይሄን በጣም ደስ የሚልና አስደሳች ነገር ነው፤ ሁሉም ሰው በቀጠሮ ጊዜ መገኘት እና ቀጠሮውን ማክበር አለበት ነው ብዬ ነው የማስበው፤ ቀጠሮ ማለት በቃ እኮ የተለያዩ ሰዎች የተለያየ አይነት ቀጠሮ ሊኖርባቸው ይችላል እናም የቀጠሮ ሰአታቸውን አክብሮ መገኘት አለባቸው።

የተጠቃሚው ስም የተጠቃሚው ስም ማለት አገልግሎቱን የሚወስደው ወይንም ያንን አገልግሎት የሚጠቀመው ሰው ስም ማለት ነው። የተጠቃሚ የተለያየ አገልግሎት በምንሰጥበት ጊዜ የእያንዳንዱን ሰው የተጠቃሚውን ሰው ስም ማወቅ አለብን ብዬ ነው የማስበው። ይሄም በጣም አስፈላጊ ነገር ነው። ለምሳሌ አሁን ሆስፒታል ብንሄድ ሆስፒታል ግዴታ ያንን አገልግሎት ተጠቃሚ ወይንም የታማሚው ስም ያስፈልጋል ያንን ነገር ህክምና ለማግኘት ማለት ነው። የተጠቃሚውን ስም ግዴታ እስከ አባቱ መሆን አለበት ማለትም አሁን ለምሳሌ ተመሳሳይ ስም ያላቸው ሰዎች ሊኖሩ ስለሚችል እና ፋይላቸው ደግሞ ተቀይሮ የተለያየ የሌላባቸውን በሽታ ሊቀያየር ሊቀያየርና ችግር ውስጥ ሊገቡ ስለሚችሉ ሁሌም የሚጠቅም ማለትም የተጠቃሚዎች ስም እና አባታቸው አስፈላጊ ነው ብዬ ነው የማስበው። የተለያዩ አገልግሎቶችን ሽያጭ ላይ ራሱ በሚሆንበት ጊዜ የደንበኞችን ስም እና አባታቸው ቢሆን አባታቸው ተመሳሳይ አባት ያላቸው ደግሞ ከነ አያታቸው ግዴታ መዝግበን መያዝ አለብን ለምክንያቱም አሁን የተጠቃሚ ሰዎች ስም ራሱ ሊቀያየርብን ይችላል። አሁን የተለያዩ ምርቶችን አመርተን ለእነሱ በምናስረክብበት ጊዜ ተመሳሳይ ስም ካላቸው ራሱ ትእዛዝ ልንሳሳትና ልንቀያይር ስለምንችል ተመሳሳይ ስም ካላቸው እና አባታቸው መመዝገብ የአባታቸው ስም ራሱ ተመሳሳይ ከሆነ ደግሞ ከነ እያታቸው በመመዝገብ ሰው የፈለገውን አገልግሎት እንዲያገኝና ትዕዛዙን በትክክል ለማስተላለፍ ይጠቅማል

ሆስፒታል ሆስፒታል ማለት የታመሙ ሰዎችን የሚታከሙበት ቦታ ነው። ማለትም ሰዎች ሆስፒታል የሚሄዱት ሲታመሙ ነው። እናም መድሃኒት ለማግኘት እና ህክምና ለማግኘት ሰዎች ወደ ሆስፒታል ይሄዳሉ። እናም አብዛኛውን ጊዜ በምንታመምበት ጊዜ ሆስፒታል መሄድ ጥሩ ነው።

ዳቦ ዳቦ ማለት ለምግብነት ከምንጠቀምባቸው ምግቦች ውስጥ አንዱ ነው። ዳቦ ለተለያዩ ጊዜያት ለምግብነት እጠቀምበታለሁኝ እናም ሰዎች አብዛኛውን ጊዜ ዳቦ ይመገባሉ ማለት ነው እኔም ዳቦ ተመጋቢ ነኝ። ዳቦ በጣም የምወደው ምግብ ውስጥ አንዱ ነው። ምክንያቱም ይህንን የምወድበት ምክንያት ደግሞ ዳቦ ቀለል ያለ ምግብና ሆዴን የማይከብድ ምግብ ስለሆነ አብዛኛውን ጊዜ ዳቦ እመገባለሁ ማለት ነው። ዳቦ አብዛኛውን ጊዜ ቁርስ ሰዓት ላይ እና እንዲሁም ወደ መክሰስ መክሰስ ሰዓት ላይ ዳቦ እመገባለሁ። አንደኛ ዳቦ የምመገበት ምክንያት ደግሞ ዳቦ ማለት ለጨጓራ ስለማይከብደኝና ለመግዛትም ቀለል ያለ ብዙ ወጪም ማያስወጣ ምግብ ስለሆነ ዳቦ እየገዛው እጠቀማለሁ። እናም ዳቦ እየገዛው ከመጠቀሜ ዳቦውን ብቻ ሳይሆን የተለያዩ ምግቦች ጋር ጨምሬ እሰራለሁ። ለምሳሌ ዳቦ ፍርፍር ሰርቼ መመገብ ያስደስተኛል። ከዚሁም በተጨማሪ ዳቦ ከአትክልት ጋር እየሰራሁ ማለት ዳቦውን በአትክልት መብላት ያስደስተኛል። እንዲሁም ዳቦ በጣም ደስ የሚል ምግብ ነው። እናም በተለያዩ ፕሮግራሞች ጊዜ ራሱ ዳቦ እጠቀማለሁ ማለት ነው። አሁን ለምሳሌ ለልደት በልደት ጊዜ አብዛኛውን ጊዜ ዳቦን እደፋና ልደትን ምናከብረው በዳቦ ነው። እንዲሁም የተለያየ ሀዘን በሚደርስበት ጊዜ ዳቦ ለማስተዛዘኛነት እንወስዳለን። እንዲሁም በዚህም በተጨማሪ ለተለያዩ በዓላት ጊዜ ዳቦ እየደፋን በዓላትን እናከብራለን ማለት ነው። እና ዳቦ አብዛኛውን ጊዜ ሰዎች የሚገለገሉበትና ለምግብነት የሚቀርብ በጣም ጣፋጭ ምግብ ነው።

አሮጌ አሮጌ ማለት እድሜው የገፋና ብዙ አገልግሎት የዋለ ማለት ሲሆን እናም አብዛኛውን ጊዜ አሮጌ የሚለውን ቃል በተለያዩ መንገድ እንጠቀምበታለን ማለት ነው፤። ለምሳሌ አሮጌ የምንለው ይሄ ሰው አሮጌ ነው ስንል ያ ሰው እድሜ የገፋና ብዙ አመት እድሜ የኖረና ለምሳሌ አሁን ከሰባ በላይ እድሜ ያላቸውን ሰዎች አሮጌ ብለን እንጠራለን። እናም የአሮጌ የሚለው ቃል እድሜ የገፋም የሚለውን ይገልጻል ወይንም ብዙ ጊዜ ያገለገለ እንደማለት ነው። አሁን ለምሳሌ እንዲሁም ገንዘብ አሁን አሮጌ እንላለን ገንዘብ አሮጌ ስንል ደግሞ ገንዘቡ በታም የብዙ ጊዜ ማለት የተበጫጨቀና ብዙ አገልግሎት የሰጠ መሆኑንና የተበላሸ መሆኑን ለመግለጽ አሮጌ እንለዋለን። እና አሮጌ የሚሉት ቃላቶች ለበቅጥለት የተለያዩ ነገሮችን እንጠቀማለን ለቃ ራሱ አሮጌ ነው እንላለን። አሮጌ ማለት ለቃ ብዙ ጊዜ ያገለግልና ብዙ ጊዜ ለአገልግሎት የዋለና ሰዎች የተጠቀሙበትን እቃ አሮጌ ነው ብዙ አገልግሎት አገልግሏል ለማለት እንጠቀማለን። እና እነዚህን ነገሮች አብዛኛውን ጊዜ አሮጌ የሚለው እድሜያቸው ለገፋና በጣም ብዙ ጊዜ ለተጠቀምንባቸውና እድሜያቸውን ያለቀና ብዙ አገልግሎት ሰጠው ከዚህ በኋላ አገልግሎታቸው የቀነሰ እቃዎችን እንዲሁም ነገሮችን አሮጌ በማለት እንገልጻለን።

ስጋ ስጋ ማለት በጣም ተወዳጅ ምግብ ነው አብዛኛውን ጊዜ ሰዎችን ስጋ ይመገባሉ ማለት ነው። እናም ስጋ አብዛኛውን ጊዜ በበዓላት ጊዜ ሰዎች ስጋ ይበላሉ ማለት ነው በዓላት የሚያከብሩት ሰዎች ስጋ እየበሉ ነው እና ስጋ በጣም ተወዳጅ ምግብ ነው ማለት ነው። ለእኔ በጣም ተወዳጁ ምግብ ስጋ ነው ስጋ አብዛኛውን ጊዜ መብላት ለጤና በጣም ተስማሚ ነው። እናም ሰውነታችን እንዲጠነክርና ጠንካራ ሰዎች እንድንሆን ያደርገናል ማለት ነው። እና ስጋ መብላት በጣም ጥሩ ነው ብዬ ነው የማስበው። እናም ሰዎች በጣም በአብዛኛውም ጊዜ በመዓት በዓል ጊዜ ድግስ ሲኖር እንዲሁም በሰርግ በለቅሶና በተለያዩ ዝግጅቶች ጊዜ ሰው ስጋ ይበላል ማለት ነው ማለትም ስጋ አርዶ ነው የሚደግሰው። እናም በአብዛኛው ጊዜ ደግሞ በሰርግ ጊዜ በጣም ግድፍ ጥቃን ከሆነ አብዛኛውን ጊዜ ሰርጉ የሚደገሰው በስጋ ነው ማለት ነው ስጋ ታርዶ ነው የሚደገሰው። እናም ስጋ በጣም ተመራጭና ተወዳጅ ምግብ ነው